ከቤተሰብ ብዙ ስራዎች ይቀሩኛል። ያ ማለት ቤተሰብ ማገዝ አለ የተለያዩ እንስሳ መጠበቅ አለ የተለያዩ አዝርቶችን መሰብሰብ አሉ እንዲሁም የተሰበሰቡ አዝርቶችን መውቃትና ማስገባት ወደ ቤት መሰብሰብ እነዚህ እነዚህ ስራዎች አሉ ከዛም ባለፈ ደግሞ ለቤተሰብ ውሃ ማቅዳት አለ ውሃ ከቀዳህ በኋላ ለቤተሰብ ታዛዥ ትሆናለህ፣ እንስሳ ትሰጥራለት ትንከባከባለህ ማለት ነው።

ቤተሰብ ሁሌም ይሰበሰባሉ ማለት የባዓል የባዓል ለምሳሌ የገና ባዓል ይሰበሰባሉ- የጥምቀት በዓል ይሰበሰባሉ። የፋሲካ በዓል ይሰበሰባሉ። የእርገት በዓል የሚባል አለ እሱ ላይ ይሰበሰባሉ። የአዲስ አመት ይሰበሰባሉ። ከዛም ባለፈ ለተለያዩ ስራዎች በግሩፕ የሚሰሩ ስራዎች ላይ ይሰበሰባሉ።

የድምጽ መልእክት እልካለሁ፥ አዎ እልካለሁ። የድምጽ መልእክት የምልከው ለምሳሌ ኢሞ ላይ፣ ቴሌግራም ላይ፣ እነዚህ እነዚህ ላይ በቃ የድምጽ መልእክት እጠቀማለሁ። ሞር አብዛኛውን ኢሞ ላይ እንደውም ከጓደኛ ጋር የምናወራው አብዛኛውን ከምንጻጻፍ ታይፒንግ ከምናደርግ ይልቅ የቮይስ ሴንድ ብናደርግ ወይም መልእክት ብንልክ ቀላል

የምወደው ስፖርት ቲኳንዶ ነው ቲኳንዶ እወዳለሁ በቃ ያ ማለት ቲኳንዶ ስል ግን በቲኳንዶም እንደ ጀነራል ነው እንጂ ውሹ ውሹ ማርሻል አርት በጣም ደስ ይለኛል እኔ በጣም ነው የምወደው። ግን እንደ አለ መታደል ሆኜ አልተመቻችልኝም እና መስራት አልቻልኩም እንጂ ውሹ በጣም አወዳለሁ።

ግጭቶችን ማስተካከል እችላለሁ። ያው ብዙም ባልሆንም ግን በመሀከል በግጭቶች ላይ የሆነ መስማማት አለመስማማት ሲፈጠሩ እነሱን ማስማማት እና መረዳዳት እንችላለሁ።

የቤት እቃዎች የምትጠቀማቸው የመብያ ሳህኖች አሉ። የስኳር ማንኪያዎች አሉ። እንዲሁም የስኳር መጠጫ የሻይ መጠጫ ስኒዎች አሉ። የቡና መጠጫ ስኒዎች አሉ። ከዛም ባለፈ ደግሞ ማንቆርቆሪያ ወይም በራድ ተብሎ የሚጠሩ እና ድስቶችን ምናምን እጠቀማለሁ።